ይቅርታ መጠየቅ ቀላል ነው በጣም አሪፍ ጥያቄ ነው። ይቅርታ መጠየቅ ቀላል ነው ብዬ አላስብም። እንደየጥፋቱ ይለያያል ጥፋቱ በጣም ከባድ እና ትልቅ ከሆነ ይቅርታ መጠየቅ ከባድ ነው። ይቅርታ በይቅርታ የሚሻር አይነት ጥፋት ላይሆን ይችላል። እሱ እንደ ሰውየው ማንነት እና ባህሪ ይወሰናል። ሰውየው በጣም ወግ አጠባቂ ከሆነ በይቅርታ መልሱ ላይታርቀን ይችላል እና ይቅርታ መጠየቅ ከባድ ነው። ብዙ ጊዜ ይቅርታ መጠየቅ መሻነፍ መስሎ የምታያቸው ሰዎች አሉ በርግጥ ትክክል ነው ይቅርታ መጠየቅ መሻነፍ ነው። አንተ አላጠፋህም እኔ ነኝ ያጠፋሁት በቃ ይቅርታ መልሰን እንደድርው እንሁን እንድታርቅ ምናምን ምናምን ብዙ ነገሮች አሉ ማለቃቀስ ምን ማለት? እነዚህ ነገሮች ይቅርታ በመጠየቅ ውስጥ የሚመጡ ነገሮች ሲሆኑ። ለኔ ይቅርታ መጠየቅ ቀላል ነው ብዬ አላስብም። ምክንያቱም እንደነገርኩህ መሻነፍና ማለቀቀስፍ ነው የምመስልብኝ እና ይቅርታ መጠየቅ ከባድ ነው

ወደ የትኛው ቦታ ተጉዘህ ታውቃለህ አሪፍና ግልጽ ጥያቄ ነው? አሁን የጠየከኝ ይህን ጥያቄ እኔ ሰፋና ሰፋና አሪፍ አድርጌ ለማብራራት እሞክራለሁ ልመልስ ልሞክር ነው። እኔ የሆነ ጊዜ ወደ አዲስ አበባ ተጉዣለሁ አሁን ያለሁበት ባህር ዳር ነው። ወደ ደሴና ወደ አዲስ አበባ ተጉዤ አውቃለሁ። አዲስ አበባ በምሄድበት ሰዓት መንገዱ በጣም አስቸጋሪ ነበር። መንገዱ እንደውም አልተሰራም ነበር። የተለያዩ ችግሮች በየመንገዱ መሃል ይፈጠራሉ። እና በዛ መሃል ደግሞ የተለያዩ አዝናኝ ነገሮች በየመንገዱ መሃል ትመለከታለህ። ለምሳሌ ጦጣዎች ታያለህ ዝንጀሮዎች ታያለህ ብዙ ብዙ ነገሮች ታያለህ። እና ወደ አዲስ አበባ ተጉዤ አውቃለው እዛ በምደርስበትም ሰዓት ሀገሪቱ በጣም ሰፊና የለማች ናት። እና ቆንጆ ሀገር ናት። በዛ በመሄዴም በጣም ደስታ ተሰምቶኝ ነው። የዋልኩት። የተመለስኩት እና አንዱ ወደ አዲስ አበባ ተጉዤ አውቃለሁ። እሱም የዛሬ ሶስት አመት አራት አመት የተጓዝኩት። እና ወዴት ተጉዘህ ታውቃለህ? ለሚለው ጥያቄ ትክክለኛ መልስ የሰጠሁኝ ይመስለኛል። እመሰግናለሁ

ገንፎ ትበላለህ? በጣም ሀሪፍ ጥያቄ ነው አዎ ገንፎ እበላለሁ እመገባለሁ። ብዙ ጊዜ ገንፎ ምበላው። በጣም ለሰው ነጠቃሚና ሀሪፍ የሆነ መግብ ለስላሳ የሆነ መግብ ስለሆነ በጣም ነው የምወደው በጣም ነው ነው የምበለው። አሰራሩም ሁል ጊዜ ግራ የገባኝ ነው። እናቴና እያቴ ብዙ ጊዜ ቢያሳዩኝም ምንም የገንፉ አሰራር ሊገባኝ አልቻለም። ሶስት የሁለት ሞክረ ምንም አልሳካልኝም ተበላሹብኛል እያደረረ። ምንም የገንፎ ጣዕም እና የገንፎ ቅርጽ ሊይዝልኝ አልቻለም። እና እኔ ገንፎ መስራት አልችልም ግን መብላት ላይ በጣም ጎበዝ ነኝ እወዳለሁ። እናቲና አያቴፍ ገንፎ በጣም ሀሪፍና ቆንጆ የሚበል ገንፎ ነው። ብዙ ጊዜ በእኛ ሀገር ተለምዶ የሚሰጠው ለተጎዳ ሰው ሆኖ ወለደ። ተሰብሮ ለተኛ ለተጎዳ ቀደም የፈሰሰው ምናምን ሰዎች። ብዙ ጊዜ ገንፎ ነው ተመገቡ የሚባለው እና። እንደዛ የሚባልበት ምክንያትም ለሰውነት በጣም ትልቅና ሀሪፍ አስተዋጽኦ ስላለው ያ የተጎዳውን ሰውነት ይጠግናል ተብሎ ስለሚታሰብ ነው። ገንፎ ብሉ የሚባለው። እና ገንፎ ትበላለህ ለሚለው ጥያቄ ሀሪፍ እና ግልጽ መልስ የሰጠው ይመስለኛል። አዎ በጣም በለው በጣም ነው የምወደው አመሰግናለሁ

በባህላችሁ ሰርግ እንዴት ይከናወናል? በጣም አሪፍ ጥያቄ ነው ብዙ ጊዜ በባህላችን ሰርግ የሚከናወነው። በመጀመርያ ደረጃ ሁለቱም የሚወደዱት ፍቅረኛሞች አሉ። ሲቀጥል ወደ ሴቷ ቤተሰብ የወንዱ ቤተሰብ በመሄድ ልጃችሁን ለልጃችን የሚል ባህላዊ ጥያቄ ያቀርብል። ከዛ የሴቷ ቤተሰቦች ደግሞ ልጃችሁ ምን ምን አለው? የኛን ልጅ በምን ሊያስተዳድር ይችላል የሚል ጥያቄ ወደ ወንዱ ቤተሰቦች መልሰው ይጠይቃሉ። የወንዱ ቤተሰቦች ደግሞ ልጁ በውርስም ሆነ በሀብት በራሱ በጉልበቱ ያፈራው ሀብት ካለ ይሄ ይሄ አለው መኪና አለው ቤት አለው ስራ አለው። እና ልጃችሁን እንደናንተ አውቆ አስተዳድሮ የማኖር አቅም አለው እና ልጃችሁን ለልጃችን ይላል። እና የሴቶቹ ቤተሰብ ይሄን በማየት አመዛዝነው ልጃቻችንን ያሳድጋታል ያለምንም ችግር እና እንቅፋት ያሳድጋት ይችላል ሊንከባከባት ይችላል የሚለውን አይተው ሊይሰጡት ይችላሉ። ከዛ በኋላ በመስጠት ወንዱ እና ሴቷ ሰርግ ደገሰው በየተለያዩ ብዙ ሰዎች ጠርተው በዛ ሰርግ ታደመው። አብረው ሰርጉ ላይ ተገኝተው ሰርጉን በመደገስ ባልና ሚስት የመሆን እንትናቸው ከፍተኛ ይሆናል

ይሄ ጫማ ቁጥር ስንት ነው? ለማለፍ ጠይቄ ነው። በዚህ ጥያቄ መልስ ልሰጥህ እፈልጋለሁ። ጀማ ቁጥሬ እንደየእድሜ እንደየእድሜ እድገት ይለያያል። ድሮ ስለለብሰው የነበረ ጫማና አሁን ስለብሰው የጨማ ቁጥር እኩል አይደለም አሁን በምለፍበት ታይም የጫማ ቁጥሬ አርባ እና አርባ አንድ ነው የምለብሰው ከዛ በላይ ጠለሰን። እና እኔ ብዙ ጊዜ እንደ ጫማው አይነት እና ሰው ለሰፊ ሞደ ጠባብ የሚባሉ ብዙ አይነት ጫማዎች አሉ። ወደ ጎን ጠብቆ ወደ ፊት ይረዠማል ማለት ከፊት አጥሮ ወደ ጎን ይሰፋል ብዙ አይነት ጫሞች አሉ። እና እነዚህ ጫማዎችን በእጅ ይዘህ ካለያቸው በቁጥር ልትገልጣቸው አትችልም። ሲቀጥል ደግሞ እኔ አሁን ባለሁበት ሰዓት መካከለኛና አሪፍ ጫማ የሚባል ጫማ የምለብስበት ቁጥር አርባ እና አርባ አንድ ነው። ከዚህ በላይ እለብሳለሁ ብዬ አላስብም። ሲቀጥል እንዲህ ጫማው ይለያያል አሁን እንደነገርኩህ። እና ድሮ ድሮ ልጅ እያለሁ ሰላሳ ስምንት ነበር የምላቸው የዛሬ አንድ አመት ምናምን አሁን አርባ ቁጥር ጫማ መልበስ ጀምሬያለሁ። እና አሁን ባለሁበት ታይም ላይ አሁን ባለሁበት ሰዓት ላይ የምለብሰው የጫማ ቁጥር አርባ አንድ እና አርባ ሁለት ነው።

ሩዝ ትወዳለህ በጣም ሀሪፍ ጥያቄ ነው። ሩዝ በጣም ጥሩና ሀሪፍ ሚባል የምግብ አይነት ነው። እና ይሄን ምግብ እማይወድ ፍጥረት አለ ብዬ እኔ አላስብም። እኔ ግን በበኩሌ በጣም ነው ምወደው። ሩዝ በመውደዴም ደሞ ብዙ ነገር ተጠቅሚያለሁ ብዙ ጊዜ ያው ከስፖርት ቤት ስመለስ። ብዙ ጊዜ እሩዝ በምበላበት ሰዓት የተለያዩ ሰውነቶቼ ወደ መፈርጠም እና ወደ ማደግ ይሄዳሉ። አሁን ለምሳሌ የእፊት እጅ የፊት እጅ ስራ ሰርቸ ከመጣሁ ስፖርት ቤት። ሩዝ በምመገብበት ስራ ሰዓት ያ የፊት እጄ እያደገና እየፈረጠመ ይሄዳል። እና ሩዝ ምን እሄ ምንን ያመለክታል? እሩዝ በውስጡ የተለያዩ ብዙ ንጥረ ነገሮች እንዳሉትና አሪፍ ምግብ እንደሆነ ያመለክታል። እና ይሄን ምግብ እኔ በጣም ነው ምወደው። ብዙ ጊዜም አስራሩ አይገባኝም እንጂ ያው ቤተሰቦቼ ከአንድም ሁለት ጊዜ አሳይተውኝ ነበር። ምንም አሰራሩ አልገባኝም ግን። ተሰርቶ ሲመጣ በጣም እየፈለኩትና እየወደድኩት የምበላው ምግብ ሩዝ ነው።

በስክሌት ትጋልባለህ በጣም አሪፍ ጥያቄ ነው? እኔ በስክሌት መጋለብ ድሮ ጀምሮ ነው የምችለው ይሄንንም እንድለምድ ያገዘኝ ታላቅ ወንድሜ ነው። ታላቅ ወንድሜ ከእኔ በፊት ብስክሌት ነበረው እና። በዛች ብስክሌት እሱ ተለማምዶ እኔን በአስር አመት ይበልጠኛል ነገርአችን ላይ ወንድ እኔ በማድግበት ሰዓት። በስክሌት እንዴት እንደምነዳና እንዴት እንደማሽከረክር አሳይቶኝ በሱ እርዳታና በሱ ግፊት ምክንያት ብስክሌት መንዳት ችያለሁ። እና ብስክሌት በመንዳት በጣም ብዙ ጥቅሞች አግኝቻለሁ። የተለያየ የ አካላት ሰብቦቼን አቅልጫለሁ ድሮ በጣም ወፍራም ነበርኩ። አሁን ግን ሸንቀጥ ያሉኩ ሰው ነኝ ወፍራም ማልባል ሰው ነኝ። ይሄም የሆነበት ምክንያት በሳይክሌት ላይ ቦታዎች በመዞር። የውስጥ ያለውን ስቤን እያቃጠልኩ ወደ መካከለኛ ሰው እንድትጠጋ አድርጎኛል። እና ሰንብስክሌት ማሽከከር ጥቅምም አለው። ጉዳትም አለው። ከወደቅንም ጉዳት በዛው ሰውነታችን ሊሰበር ሊጋጋጥ ይችላል። እና ብስልኬት ትጋልባለህ ሚለው ጥያቄ መልስ የሰጥ ው ይመስለኛል። ብስክሬት ጋር ለባለመጥያቄ አዎ መጋለብ እችላለሁ።

በአካባቢዎ ድልድይ በጣም አሪፍ ጥያቄ ነው። አዎ በአካባቢዬ ድልድይ አለ። እሱም የተመሰረተው ድሮ የዛሬ ሰላሳ አመት ነው። ድልድዩ የተገነባበት ምክንያት። በዛ አካባቢ የነበረው ወንዝ ክረምት ክረምት ላይ በጣም ሀይል ጨምሮ ስለሚመጣ። የተለያዩ መንገዶችን እየዘጋ የተለያዩ ህፅዋትን እየወሰድን እና ይሄ ላሞችን የተለያዩን ሰዎችን እየወሰደ በጣም ሲያስቸግር። ህብረተሰቡ በመሰባሰብ ይሄን ነገር እንዴት እንፍታው? በማለት ተወያይቶ ድልድይ ይሰራ የሚል ሀሳብ መጥቶ የዛሬ ሰላሳ አመት የተሰራ ድልድይ ነው። እና እስካሁን ድረስ ያገለግላል የድልድዮን ስም ቦርከና ይባላል። እና አሁንም ድረስ ያገለግላል። ድልድዩ ከእኔ ቤት ያን ያህል ርቀት የለውም የሚገኝበት ቦታ። ወደ አንድ ሺህ ሜትር አንድ ኪሎ ሜትር አካባቢ ነው ልቀቱ ያለው። እና ይሄ ድልድይ ከድሮ ጀምሮ የተገነባ ድልድይ ነው። እና የተገነባበትም ምክንያት እንደነገርኩህ ነው። በክረምት ክረምት ላይ ሀይል ጨምሮ ነው ስለሚመጣ የተለያዩ ነገሮችን እየወሰደ ችግር ሆኖ። እንስሳዎችን ህፃናትን ምናምን ወንዙ እየወሰደ ህፃናትን እናም እየገደለ አስቸገረ። ህብረተሰቡ በመሰባሰብ ድልድይ እንዲሰራ አሰቡ የተሰራ ድልድይ ነው። እና አባካቢዬ ድልድይ አለ።

በሰአት የምትደርስ ሰው ነህ። በጣም አሪፍ ጥያቄ ነው። በሰአት እኔ እንደየ ጉዳዩ ይለያያል። ጉዳዩ በጣም አስቸኳይና አስፈላጊ ጉዳይ ከሆነ በሰአት የምደርስ ሰው ነኝ። ጉዳዩ ግን ያው ጓደኞች ጋር ተገናኝቶ መጽናናት ራሱ ከሆነ ይሄን ያህል ቁም ነገር ከሌለው በሰአት የምገኝ አይነት ሰው አይደለሁም። ከተቀጠርኩበት ሰዓት አንድ ሰላሳ ደቂቃ አርፍጄ የምገኝ ሰው ነኝ። እና እንደ የጉዳዩ እንደሚለያይ ያፈረደው ይመስለኛል። ጉዳዩ በጣም አስቸኳይና ጊዜ የማይሰጥ ጉዳይ ከሆነ ካሉኝ ሰዓት ሁሉ ቀድሜ የመገኘት እድል በጣም ከፍተኛ ነው። ነገር ግን ጉዳዩ ጊዜም ሚስጥና ማያስቸኩል ከሆነ ያው አስፈላጊ ጉድይ ላይሆን ይችላል እንደዚህ አይነት ጉዳይ ከሆነ። በሰአት የመገኘት እድሌ በጣም ጠባብ ነው። ይሄም ሀበሻ ባህልነታችን ነው። እና የኔ ብቻ የለም ሲወርድ ሲዋረስ የመጣ ባህል ነው። ታላቁ ወንድሜም እንደዚህ ነበር ሰዎች ሁሉም እንደዚህ ያደርጋሉ እና እንደየ ጉዳዩ ይለያያል። ጉዳዩ አስቸኳይና በጣምፈጣን ከሆነ ጊዜም መስጠት ከሆነ ከአሉኝ ሰዓት ቀድሜም ምገኝበት ሰዓት ይሆናል። ጉዳዩ ግን ለመዝዝናት እና ለማይረባ ነገር ከሆነ አንድ ሰላሳ ደቂቃ አርፍጂ ነው የምገኘው እንጂ በሰአቱ ምገኝ አይነት ሰው አይደለሁም

አመራርና ሚና አለ ሀሪፍ ጥያቄ ነው። አመራር እና ሚና አዎ አለኝ። ብዙ ጊዜ የሰዎች ያለ አመራር እና ያለ ሚና እየተንቀሳቀሱ ነው ትርፍ አልባ የሚሆኑት። ኪሳራ ውስጥ የሚገቡት። እና ይሄን በመመልከት እኔ አባቴ ከልጅነቴ ጀምሮ አመራርና ሚና ሊኖረኝ እንደሚገባ ከልጅነቴ ጀምሮ አበር እየነገረ ያሳደገኝ። እና አሁንም አድጌ የአባቴን መክር ሰምቼ አመራርና ሚና አለኝ። እያንዳንዱን ነገር የማደርገው በአመራር በሚናና በእቅድ ነው። እቅድ እና አመራር ሚና በጣም አሪፍ ነገሮች ናቸው። ለሰው ልጅ ለህይወት ለወደፊት ህይወት ያ ሰው አሁን በጣም ብዙ ነገር። አመራር እናሚና በሚኖርባቸው ሰዓት። ጊዜያችሁን በአግባቡ ትጠቀማላችሁ። ትርፍ ሰዓት ይኖራችኋል። ያለ ድካም አንድ ስራ ትጨረሳላችሁ። እና ብዙ ጊዜ የአመራር ሚና ለሰው ልጅ በጣም አስፈላጊና ጠቃሚ ነገር ነው ብዬ አስባለሁ። አባቴም እንደመከረኝ። በአመራር እና በሚና ህይወትህን የምመራው ከሆነ በጣም ሀሪፍና ቀልጠፋ ህይወት ትኖራለህ። ብሎ መክሮኝ ነበር። እሱንም አድጌ አማራር እና ሚና በመያዝ አይቼዋለሁ። እና አመራር እና ሚና አለኝ በጣምም ጠቅሞኛል

በየትኛው ቀን ወደ ገበያ ትሄዳለህ የሚሉ ጥያቄ በጣም አሪፍና ጥሩ ጥያቄ ነው። እኔ ብዙ ጊዜ ወደ ገበያ የምሄድበት ቀን። ባለውበት አካባቢም የገበያ ቀን ተብሎ የተሰየሙት ቀዮች ቀኖች ሮብና አርብ ናቸው። ሮብና አርብ ብዙ አይነት እቃዎች ወደ ገበያዎች ይመጣሉ። እና በቀበያ በዛ ሰዓት ገበያ ሄዶ ሀሪፍ ሀሪፍ እቃዎችን ይገኛል። እና አሁን ባለውበት ሰዓትም ዛሬ ያለውት ቀን ቅዳሜ ነው። እሁድ ሰኞ ማክሰኞ ብሎ እሮብ ላይ ወደ ገበያ ሄጄ ለቤቴና ለራሴ የሚያስፈልጉኝ ነገሮች ለቤተሰቦቼ ገዛዝቼ ይመልሳሉ። እና ወደ በየትኛው ቀን ወደ ገበያ ትሄዳለህ ለሚለው ጥያቄ? ሀሪፍና ግልጽ ማለት ይሰጡ ይመስለኛል። ብዙ ሰዎችም በአካባቢያችን ያሉ ሰዎች ተስማምተው የወሰኑት ውሳኔ ነው። ሮብና አርብ ብቻ ነው ገበያ የሚኖረው። ከዛ ውጪ ገበያ አይኖርም ተብሎ ስለተወሰነ። ብዙ ጊዜ በገበያ ቀን ነው ወደ ገበያ የምሄደው። የገበያ ቀኖችም ሮብና አርብ ናቸው ብዙ ጊዜ ግን እኔ የምሄደው ሮብ ነው

ማታ በምን ሰዓት ትመገባለህ ሀሪፍና ግንፅ ጥያቄ ነው? እኔ ማታ ምመገብበት ሰዓት ብዙ አይደለም እኔ ማታ ምመገብበት ሰዓት። ወደ ከሶስት ሰዓት እስከ አራት ሰዓት ባሉ ሰዓት ተመግብ እጨርሳለሁ። ከዛ በፊት ያለውን ሰአቴን በስራ ነው ማሳለፉ። ጠዋት ቢሮ ገብቼ አስራ አንድ ሰዓት ነው ከቢሮ የምወጣው። እና ቢሮ ከቢሮ ቤት እስከምደርስ ድረስ አንድ ሰዓት ወይ አስራ ሁለት ሰዓት ተኩል ይሆናል። ቀስ እያልኩ ወክ አያረኩ ነው የምመጣው ታክሲ ብዙ ጊዜ ስለማይገኝ ትራንስፖርት አይገኝም። ማታ ማታ እና እንደዛ ስለሆነ በእግሬ ነው የምመጣው። ከቢሮ ወደ ስራው ከስራ ቦታ ወደ ቤቴ ቤቴ የምገባበት ሰዓት አስራ ሁለት ሰዓት ተኩል አንድ ሰዓት ይሆናል። እስከ አንድ ሰዓት ድረስ እቤት ገባለሁ። ገብቼ ሸዋር ወስጄ እራት ሰራችኝ ምናምን እስከምበላ ድረስ ትንሽ አረፈ ብዬ ወደ ሶስት ሰዓት አካባቢ። አረፍ ቢዬ ታነስቼ እራት ሰርቼ በልቼ ሶስት ሰዓት ሲሆን ሶስት ሰዓት ተኩል ድረስ አቅርቢ እስካ አራት ሰዓት በልቼ እተኛለሁ

ሳህኖችን መታጠብ ትወዳለህ አሪፍ ጥያቄ ነው? ሳህኖችን መታጠብ እወዳለሁ። እና በጣም ጥቅም ያለው ነገር ነው። ሳህኖች ከበላንባቸው በኋላ ማጠብ ሀሪፍ ነገር ነው። ምክንያቱም አይቆሽሹም ቤት አይዘረከረክም። እና ቀጣይ ለምንበላው ምግብ ደግሞ ተዘጋጅቶ ንጹህ ሆኖ ይጠብቀናል። ንጹህ ካልሆነ እና ካልታጠበ። ቀጣይ ምግብ ሰርተን ልንበላ ስንል በቆሸሸ ምግብ ሳህን አንበላም። በቆሸሸ ሳህን ከበላን ግድ የለሽ ሆነን ደግሞ የተለያዩ በሽታዎች ልንጋለጥ እንችላለን። ለሆድ ህመም ልንጋለጥ እንችላለን። ብዙ ብዙ አይነት በሽታዎች ልንጋለጥ እንችላለን። እና ሳህኖችን ከተመገብን ከጨረስን በኋላ በአግባቡ አጥቦ። አድርቆ ወልውሎ ወደ ማስቀመጣቸው ማስቀመጥ አግባብ እሆናሉ። እና ሳህኖችን ማጥብ ጥሩ ነው። አሁን እንደነገርኩህ ከተለያዩ በሽቶች ሊገላግሉን ይችላሉ። ሊያርቁን ይችላሉ እና ደግሞ ብዙ አይነት ጥቅሞችን ሊሰጡን ይችላሉ። ቀጣይ ለምንበላው ምግብ ተዘጋጅቶ ይጠብቁናል ማለት ነው። እና ሳህኖችን ማጠብ እወዳለሁ

ሳንቲም ትቆጥባለህ አዎ ሳንቲም እቆጥባለሁ ብዙ ጊዜ ሳንቲም የምቆጥበው ቁጠባ በጣም ጥሩ እና አሪፍ ነገር እንደሆነ ከተለያዩ ሰዎች የወሰድኩት ነው። የተለያዩ ሰዎች ሀብታም የሆኑበትን ምክንያት ሲናገሩ በመሃል አዳምጠናቸው እንደሆነ ቆጥቤ ቆጥቤ የሚል ቃል ካፋቸው አይጠፋም ሁሉ ሀብታሞች የሚባሉ ደረጃ ሁሉ ማለት ነው። ቁጥብ መቆጠብ በጣም ትልቅ እና ጥቅም ያለው ነገር ነው። አንድ ሰው ብሩን የሚቆጥብ ከሆነ ላሰበው አላማ በጣም የመድረስ እድሉ ሰባ ፐርሰንት ነው። ከመቶ አሁን አንድ ሰው አስር ሺህ ብር ከሆነ ደሞዝ በወር አራት ሺህ ብር ቢቆጥር በወር በወር አራት ሺህ ብር ቢቆጥም የተሻለ እና ሀሪፍ ኑሮ ከአንድ ከአምስት አመት ከስድስት አመት በኋላ የመሆን እድሉ በጣም ከፍተኛ ነው። ምክንያቱም የሚቆጠበው ብር ከሆነ ከሆነ ሰዓት በኋላ ለሱ የግል ስራ መንቀሳቀሻ ይሆናል። ከቅጥር ስራ ወጥቶ የግል ስራ መስሪያ ይሆናል። ብቻ ብዙ ነገር ማድረግያ ይሆነዋል ያ የቁጠው ወብር አሁን ቢቸገር ራሱ ያ የቆጠው የቆጠው ብር ነው አወጡ የሚጠቀመው። እና የምቆጥበው በጣም ትልቅና ጥቅም ያለው ነገር ነው የምቆጥበው ቤቴ የለም። የተለያዩ ባንኮች አሉ በአካባቢዎቼ እዛ በመሄድ ካለኝ ብር ላይ ገምሼ ግማሹን መቆጠብ ሀሪፍ እንደሆነ አያቴ አስተምሮኛል። እና እኔም ካለኝ ብር ላይ ግማሹን በየወሩ እቆጥባለሁ

ቀትር ምን ትመገባለህ? በጣም ከባድ ነው ጥሩ ጥያቄ ነው። ቀጥር እኔ አልመገብም አልፎ አልፎ ብቻ እመገባለሁ። ያው ቀጥር በጣም ጣፋጭ አሪፍ ነገር ነው ብዙ ጊዜም ጧት ጧት ነው የምመገበው። እና ቀትር በምመገብበት ሰዓት ልዩ ደስታ ስሜት ይሰማኛል አሪፍ ነው እና ቀትር እመገባለሁ

ድንጋይ ሰብሰብ ታደርጋለህ? ስብስብ ታደርጋለህ? እኔ ብዙ ጊዜ ድንጋይ ስብስብ አላደርግም ግን ብዙ ሰዎች ድንጋይ ስብስብ ያደርጋሉ ምክንያቱም ድንጋይ ስበስበ ማድረግ ለተለያዩ ነገሮች ጥቅሞች አሉት። አንደኛ እርከን ለመስራት ሁለተኛ ድንጋይ ሰብስበው ይሸጣሉ። ሶስተኛ ነገር ደግሞ በድንጋይ ስብስብ ቤት ይሰራል። እና የተለያዩ ግንባታ መሳሪያዎችን በድንጋይ ስብሰባ ይሰራል። እና ድንጋይ ስብሰባ እኔ ግን አላደርግም

የቤት እቃዎችን ትጠቀማለህ? በጣም አሪፍ ጥያቄ ነው አዎ የቤት እቃዎችን ብዙ ጊዜ እጠቀማለሁ። የቤት እቃዎችን ለተለያየ ጥቅም እያንዳንዱ የተለያየ ጥቅም ስላላቸው ለተለያዩ ጥቅሞች እጠቀማለሁ። ለምሳሌ ሳህን የሚያገለግለው የተለያዩ ምግቦችን አቅርበን ለመብላት ነው። እና ደግሞ አልጋ የሚያገለግለው ተኝተን ለማደር ነው። እና ብዙ ወንበር የሚያገለግለው ለመቀመጫ ነው። ከሁሉም ግን የምጠቀመው በጣም የምጠቀመው ቤት እቃ ኮምፒውተር ነው። ኮምፒውተር ከሃያ አራት ሰዓት በላይ የመጠቀም ልምዱም አቅሙም አለኝ በሁለት ቀን ሃያ አራት ሰዓት ምናምን እጠቀማለሁ። እና እኔ የቤት እቃዎችን በደምብ የምጠቀም አይነት ሰው ነኝ። እና የቤት እቃዎችን እገዛለሁ። የቤት እቃዎች መጠቀም በጣም ብዙ ጥቅሞች አሉት። በዛው ልክ የቤት እቃዎች ብዙ አሉ ከድካምና ከእረፍት ይገላግሉሃል ለምሳሌ። ለወንደሪ ልብስ ማጠቢያው የተለያዩ ልብሶችን በማጠብ ከድካምና ከእረፍት ይገላግለኛል። ሲቀጥል ደግሞ ዳቦ ሞጋገሪያው ዳቦ ሞጋገሪያው በጣም አሪፍ እና። ቀልጠፋነው እና እኔ የቤት እቃዎችን እጠቀማለሁ

ማደንዘዝ ትወዳለህ? አዎ ብዙ ነገር ማደንዘዝ እወዳለው። ማደንዘዝ በጣም ብዙ ጥቅሞች አሉት ራስህን ማደንዘዝ ይሆናል። የተለያዩ ስዎችን ማደንዘዝ። ያው ስራዬም ዶክትር እንደመሆን መጠን ብዙ ስዎችን ሰርጀሪ ውይ ቀዶ ህክምና በምሰራበት ሰዓት እያደነዘዝኩ ነው የምሰራቸው። የተለያየ ጉዳት እንዳያጋጥማቸው እና ቀዶ ህክምናው እስክሚጮሁ ድረስ በማደንዘዣ አደንዝዣቸው። ቀዶ ህክምናው ከጨረሱ በሁዋላ ሲነሱ ያን ያህል ህመም አያጋጥማቸውም። እና ማድን ማደንዘዝ እወዳለሁ

ጫጫታ ታገኝበት ትችላለህ አሪፍ ጥያቄ ነው። እና ለዚህ ጥያቄ የሚገባውን መልስ እሰጣለሁ ብዬ አስባለሁ። ጫጫታ ታገኙበታለህ የሚለው አዎ አገኝበታለሁ። ብዙ ሰዎች። የተለያዩ ቦታዎች ጫጫታ አለ ለምሳሌ በትራንስፖርት አካባቢ ላይ። ብዙ ጫጫት አለ ብዙ ጫጫት አለ። እና የተለያዩ ሰርፎች ላይ ብዙ ጫጫት አለ እና ጫጫት ልታገኝበት ትችላለህ? ለምን ጥያቄ? አዎ አገኝበታለሁ ነው የኔ መልስ አመሰግናለሁ

ከፀሀይ እንዴት? ትጠብቃለህ በጣማ አሪፍ ጥያቄ ነው። እኔ ብዙ ጊዜ ከፀሀይ እንዴት እንደምጠብቅ። ብዙ ገኖች አሉ ለምሳሌ አሁን ፀሀይ የሰው ልጅ ሲበዛ ፀሀይ የማጥቆርን አቅም አላት። እና ያ እንደዛ እንደሆነ የፊት ቆዳዎችን በመጠቀም ቅባቶችን በመጠቀም ለፊት ቆዳ የሚመቅባቶችን በመጠቀም እና የተለያዩ ለሰውነት ተስማሚ የሆኑ ምግቦችን በመጠቀም ከፀሀይ እንዴት እንደመጠበቅ እንደምችል አውቃለሁ። እና ከፀሀይ ቤት ላይ ይቅባቶችን መጠቀም እጠበቃለሁ

በጀት ታስተዳድራለህ በጣም አሪፍ ጥያቄ ነው። ለዚህም መልስ ለዚህ ጥያቄ መልስ አዎ ነው መልሴ። በጀት አስተዳድራለሁ እያንዳንዱ የቤቴን ወጪና ገቢ በበጀት አስተዳደር ላይ ነው የማሳልፈው። እና በበጀት አስተዳደር ላይ በምናሳልፍበት ሰዓት ጥሩና ሀሪፍ የሆነ የተስተካከል የሂሳብ ስሌት እናገኛለን። እና በጀት ታስተዳድራለህ ብለህ ለጠየከኝ ጥያቄ። አሪፍ እና ግልጽ መልስ እየሰጠው ይመስለኛል አዎ አስተዳድራለሁ

"የስራ ጊዜ ገደብ ታስተካክላለህ?" ለሚለው ጥያቄ፣ አሪፍና ግልጽ መልስ ለመስጠት እሞክራለሁ፤ እና መልሱንም እንደሚከተለው አቀርባለሁ። "የስራ ጊዜ ገደብ ታስተካክላለህ?" አዎ፣ ብዙ ጊዜ የሥራና የህይወት ጊዜ ገደብ አስተካክላለሁ፤ ለምሳሌ ስራ ጠዋት ከአንድ ሰዓት እስከ ሁለት ሰዓት ድረስ መገኘት አለብኝ ብዬ የራሴ የስራ ጊዜ ገደብ አለኝ። ማታ ደግሞ ከአሥራ አንድ ሰዓት ወጥቼ እስከ አንድ ሰዓት ተኩል እቤቴ መግባት የሚል የስራ ጊዜ ገደብ አለኝ፤ እና አስተካክላለሁ።

ወደ ስራ እንዴት ትሄዳለህ ለሚለው ጥያቄ ሀሪፍ መልስ ለመስጠት እሞክራለሁ። እና መልሱንም እንደሚከተለው አቀርባለሁ። ወደ ስራ ብዙ ጊዜ የሚሄደው በትራንስፖርት ነው። ወይ በታክሲ ወይ በባስ ነው የሚሄደው። ባስና ታክሲ ከለለ ያው ምንም አማራጭ የለኝም። በእግሬ ስራ ቦታ ድረስ እሄዳለሁ። ግን ስራ ቦታ ቶሎ በፍጥንት ለመድረስ የሚጠቅመኝ የሚጠቅመኝና የሚረደኝ። በባስ ወይ በታክሲ ብሄድ ነው። ከባስ ይልቅ በታክሲ ብሄድ ቶሎ ፈጥኜ ወደ ስራ ቦታ ደርሳለሁ እና የምሄደው እንደዛው ነው። በታክሲ ወይ በባስ

ማሸነፍ ትችላለህ አዎ ብዙ ጊዜ ማሸነፍ እችላለሁ። በማሸነፍበትም ሰዓት ትልቅ የሞራል ስሜት የደስታ የተለያዩ ስሜቶች ይሰሙኛል። እና ደግሞ ማሸነፍን ከቤተሰቦቼ የተማርኩት። ከታላቅ ወንድሜ ታላቅ ወንድሜ በጣም ብዙ ነገሮችን አሸንፏል። እና ማሸነፍ እችላለሁ የትማርኩት ከትልቅ ወንድሜ

መጠበቅ ታግደህ ነው መጠበቅ ከታገስክ? ታግደህ አይደለም፤ ያው እኔ ብዙ ጊዜ መጠበቅ አልወድም ሰውን። ሰው ብዙ ጊዜ መጠበቅ ጥሩና ደስ የሚል ስሜት የለውም፤ የሆነ የተለማማጭነት ስሜት እና የሆነ የተሸናፊነት፣ የፈሪነት ስሜት ይሰማኛል ሰዎችን ብዙ ጊዜ በምጠብቅበት ሰዓት። እና እኔ መጠበቅ አልወድም፤ አላደርገውም።